በዲን ቋንቋ ታምናለህ በዲን ቋንቋ እኔ አላምንም ምክንያቱም የአንድ ከሞተ በኋላ አንድ ሰው ነፍሱ እንግዲህ ከስጋው ከተለየ በኋላ በምንም ታምር ሊያወራ አይችልም። ይሄ ማለት አሁን ሞቷል። ምንም የሞተ ሰው ምንም ሆነ የመንፈሳዊ አካል አሁን ማለት በቀ ከሞተ በኋላ ሊኖር አይችልም። መኖር የሚችለው እንኳን አንድ ሰው ወደ ሲኦል ካልሆነ ደግሞ ወደ ማለት ወደ ሲኦል ይገባል ማለት ቀድሞ በሲኦል ውስጥ ማለት ጥሩ ቦታና መጥፎ ቦታ ሁለት ቦታዎች አሉ እዛ ቦታ ይቀመጣል እንጂ የራሳቸውን የሆነ ቋንቋ መግባቢያ መሳሪያ ምናምን ይኖራል ብዬ አላምንም። ምክንያቱም አንዴ ሞቷል እና የሞቱት ደግሞ እንግዲህ ምንም በድን ቋንቋ ያለ ማለት አለ ብዬ አሁንም ወደ ፍትም የማላምነው ነገር ነው። ምክንያቱም አንድ የሞተ ሰው ከሞተ ማለት ኢስተንፋሱ ከሰውነቱ ጋር ከወጣ በኋላ እንደገና ይመለሳል የሚል እምነት ስለሌለኝ ማለት ምክንያቱም የሚመለሰው ድንገት የሰው ልጅ በሚመለስበት ሰዓት ወይም የክርስቶስ ማለት ነው። ክርስቶስ በሚመለስበት ሰዓት ላይ የሞቱት ሊነሱ ይችላሉ። በህይወት ያሉትንም ልነጠቁ ይችላሉ እና ያ በእግዚአብሔር መንፈስ ነው መሆኑ እንጂ በሰው ወይም በበድኔ ቋንቋ ምናምን አይደለም። ስለዚህ የእግዚአብሔር የወደደውን ነገር ማድረግ ይችላል የፈለገውን ነገር ማድረግ መፍጠር የፈጠረውንም ማጥፋት የምችለው እግዚአብሔርና እግዚአብሔር ብቻ ነው። ማንም ሰው ራሱ የሆነ ቋንቋና ማለት የሞተ ሰው ቋንቋ ይኖራል እንዲህ እንዲህ የሚል አፈ ታሪክ እና የተለያየ እንትኖች ናቸው። በተለይ በተለይ አሁን ይሄ በጥንቆላውና የተለያዩ ትብታብ ያሉ ሰዎች አሁን የሞቱ ሰዎች እንዴ ሞታን ሳቢ ሙታን ጠሪ የሚባሉ መናፍስቶች አሉ እና በዛም አማካኝነት በመናፍስት አሰራር የእንዲህ አይነት ስራዎችን ሊሰራ ይችላል ማለት ነው። ሶ እንዲህ አይነት ስራዎቹ የመናፊስት እንጂ ከእግዚአብሔር የሆነ አንድም ነገር የለም። ምክንያቱም መናፊስት የመናፊስት ቋንቋ እንደማለት ነው በድን ቋንቋ የሚለው መናፊስት ራሳቸውን እንግዲህ እርስ በእርስ እንግዲህ ማውራት ከፈለገ በመናፍስት አለም ያው ሊሆን ይችላል። ምክንያቱም መናፍስት መጀመሪያ ሰይጣን የእግዚአብሔርን ክብር ያየ በእግዚአብሔር በ መልአክ የእግዚአብሔር መልአክ የሆነ ስለሆነ ሁሉም ነገር እያንዳንዷን ነገር እንትን ሊል ይችላል ስለዚህ ይሄ ማለት የሰይጣን አሰራር መጀመሪያም እኮ ሀይል የተሰጠው ሀይል ስላልተወሰደ በዛ ሀይል አንዳንድ ነገሮችን እንዲሁም ተአምራቶችን ሰው ሰው ልጅ ያልሰራውን ያልተነገረውን ነገር አዳዲስ ነገሮችን ሊያደርግ ይችላል። እና ይሄ በመናፍስት ወይም ሰይጣን በራሱ ሀይል ሊያደርግ ይችላል ግን ቋንቋ አለ ምናምን የሚለው ነገር በዲን ቋንቋ አለው በመናፍስት አሰራር ቋንቋ ሊፈጥሩ ይችላሉ የፈለጉትን ሊሆኑ ይችላሉ። ግን ይሄ በጣም የሚደንቅ እና የሚገርም ነገር ሊሆን አይገባም ምክንያቱም ለሞተው ሕያው ምያደርገው እግዚአብሔር እና እግዚአብሔር እግዚአብሔር ብቻ ነው እንጂ ሰው ወይም ሰይጣን እንዲህ ሊያደርግ አይችልም። የሚያደርግ እንኳን ብሆንም የእግዚአብሔር ህልውና ማለት እግዚአብሔር ያልፈቀደው ነገር እንግዲህ ወደ ኢሳት ባህር ይጣላል ማለት ነው።

በስራ ቦታ ጓደኛ አለህ? ያው በስራ ቦታ ብዙ ጓደኞች አሉኝ እና አብዛኛውን ጊዜ ማሳልፈው ከጓደኞቼ ጋር ነው ስራ ከሰራሁ በኋላ ለቡና ምናምን በሻይ እረፍት ሰዓት ላይ ከጓደኞቼ ጋር ነው ቡና ሻይ ምናምን ነው የጠጣው እና ጓደኞች አሉ ተለዩ እጆች ስላሉ ከእነሱ ጋር ሴቶም ሴቶም ወንድም ጓደኞች አሉኝ እና ከእነሱ ጋር ከስራ ሰዓት በኋላ ሻይ ቡና እረፍት ምናምን አድርገን የምንገባበት ከእነሱ ጋር ነው ማለት ነው አብዛኛውን ጊዜ ስራ ከሰው ጋር አብሮ ነው የሚሰራው እና የሚሰራው ከስራ ባልደረባ ጋር ተግባብጦ ተስማምቶ የአንዳንዷን ነገር ተናቦ ለስራው ውጤታማነት ስራው ይሰራል እና አብዛኛውን ጊዜ ስራ ውጤታማ እንዲሆን ራሱን የቻለ የስራው አስተባባሪ ወይም የስራው ሀላፊ ከፍተኛ ሚና መጫወት አለበት ያ እንዴት ነው አሁን ሰራተኞችን አንዳንዴ የሆነ የሚያዝናና ወይም የሆነ ሰራተኞች የሆነ ጊቫዌይ የሆነ ነገር ነገሮችን አዘጋጅተው ሰራተኞች በሙሉ አቅማቸው ምንም እንትን ሳይሉ ሳይሰስት ሳይሰስት ስራ እንዲሰሩ ማድረግ የሚችለው የስራው ሀላፊ ነው ማለት ነው የስራ ሀላፊ እንደዛ ካላደረገ በጣም አስቸጋሪ ነው የሚሆነው ስራው ደግሞ በቀጣይነት ላይሰራ ይችላል ስለዚህ ስራዎቹን ተከታት ለመከታተልም ሆነ ሰው በቃ ሁሉም ወደ ስራው እንዲያተኩር ሰራተኞች ሞቲቬት የሚያደርግ ነገር ማድረግ አለበት እና ያ ሰራ ስራው በጣም ውጤታማ እንዲሆን ከተፈለገው በላይ ከእቅድ በላይ እንዲሳካ ከተፈለገ እንደዛ ማድረግ አለበት ማለት ነው አይ አለ እንደዛ ላድርግ የምለው የሚል ከሆነ ደግሞ እንግዲህ ሰው እንደ አቅሙ ያህል ስራ ይሰራል ማለት የስምንት ሰዓት የመንግስት ስራ ሰዓት ስምንት ሰዓት ስለሆነ ስምንት ሰዓት ስራ ይሰራል የቀረውን የግል የራሱን ስራ ይሰራል እና ማታም የቤት ወስዶ እንዲሰራ ምናምን ከተፈለገ እንግዲህ እንደዚህ አይነት ቴክኒኮች መጠቀም የሚሰራው ማብረታቻ አይነት ነገሮችን ማዘጋጀት የእያንዳንዷን ነገር ከስራና ከስራ ጋር አገናኝቶ የሚሰራ ሰው መሆን አለበት ማለት ነው ዝም ብሎ አሁን በህግ ብቻ ስራ ላይሰራ ይችላል ውጤታማ ስራዎቹ ላይሰሩ ይችላሉ ሁሉም ህግን እሚይዝ ከሆነ ተናጋሪውም ህግ አሰሪውም ህግን እሚይዝ ከሆነ ሰራተኛውን በይገራልኝ የሚል ከሆነ ውጤታማ ስራ ውጤታማ ሊሆን አይችልም ስለዛ ሁለቱንም አጣምሮ ህጉ ሲደመር ሰራተኛው ሞቲቫሽን ወይም ግቭአዌው ምናምን መኖር አለበት ማለት ነው ህጉ ሳይሸራረፍ አንዳንዴ ህጎች ሰውን አሁን ለምሳሌ የሚጠቅም ይመስላል የምኮዱ ህጎች ሊኖሩ ይችላሉ ለዛ ህጎቹን አንዳንዴ ማጤን መስፈላጊ ነገር ነው ማለት ነው እና አንዳንዴ ወደማይሆን ለምሳሌ ግጭት የሚመራ ሲቆጩ ልውጡ ይችላሉ በስር እና አስር መካከል ማለት ነው ለዛ ግጭት እንዳይፈጠር ማድረግ የሚችለው የስራው ሀላፊ ነው ሀላፊ ነው እና በስራ ቦታ ላይ ከጓደኞቼ ጋር ስለሚሰራ እና ስለ ስራ ውጤታማ እንደው ደግሞ ሀላፊው የበላይነት የሆነው የበላይ ሆኖ ሀላፊነት መውሰድ አለበት

በጎ አድራጎት ሰርተህ ታውቃለህ? አዎ በጎ አድራጎት እኔ እንደውም ሁለት ሺህ አስራ አንድ አካባቢ የበጎ ስራዎች እንትን እንደው ሀላፊ ነበርኩኝ እና ሀላፊ ሲባል ነፃ ማለት ነው። የምትሰራው ደሞዝ የምትከፈለን ነገር የለም። ምንም የሚደረግ ነገር እንኳን የሳሙና መግዣ ተብሎ እንትን የሚደረግ ነገር የለም። እና የበጎ አድራጎት አድራጎት ተብለን ምንድነው የምንሰራው? ደካማዎችን ማገዝ። ቤት የሌላቸውን ቤት ሰርተን የተለያዩ ደካማ ወይም አረጋውያንን ማገዝ እንደዚህ አይነት ነገሮችን እያደረግን ቆይተናል። እና ያ በጣም ጥሩ ነገር ነው። ሌላ ደግሞ አልፎ ተርፎ አሁን አንዳንዴ አካባቢ ንጽህና ላይ የሚደረጉ አንዳንድ ነገሮችን ያንቀዘን እየሰራን ነበር። እና በተለይም እንደዛም አካባቢ ደህንነት እና በሽታ መከላከል በጣም አስፈላጊና ወሳኝ ነገር ነው። እና እንደዛን ነገሮችንም እየሰራን ምን ያህልን ጊዜዎችን አያሳልፍን ነበር አሁንም ብሆን ሰፋ ባለ መንገድ እንደዚህ አይነት ስራዎችን ለመስራት እያሰብኩኝ ነው። ምክንያቱም የእግዚአብሔር ገንዘብና ጤና ከሰጠኝ እኔ እንዲህ ያለ ነገሮችን ከማድረግ ወደኋላ እና በጎ ስራዎችን መስራት አሁን ለምሳሌ በጎ ልምድ ብሎ ስራ ብቻ ሳይሆን አንድ ሰው የተቸገለው የእለት ጉርሻው ነው። ከሆነ ወይም የእለት ምግብን ከሆነ እሱ የእለት ምግብ ሰርቶ የሚያገኝበትን የስራ መንገዶችን መክፈትና ማዘጋጀት አስፈላጊ ነገር ነው። ስለዚህ እሱ አሁን ለምሳሌ የሌት እንጀራ ተብሎ የሌት እንጀራ በየቀኑ እየተሰጠ መኖር የለበትም ምክንያቱም መስራት የሚችል አቅም ካለው ስራ አማራጮችን ገብቶ ስራውን ሰርቶ ራሱን እንዲመግብ ማድረግ በጣም ጥሩ ነገር ነው ማለት ነው። ስለዚህ እንዲህ አይነት እንትኖቹን በጎ አድራጎት ድርጅቶችም እንዲህ አይነት ስራዎቹን ቢሰሩ መልካም ነው። ምክንያቱም ሰርተው አሁን ለምሳሌ ዘንድሮ ከእንትን ተረድተው ወይም ከተረጅነት ወጥቶ ለቀጣዩ ወንዱም ሌሎችን የሚያቅዝበት መንገድ ሌሎችንም የምረዳበትን መንገድ ማመቻቸት ነው የሚያስፈልገው። ስለዚህ ቀድሞ ሆኖ መሰራት ያለበት ገንዘብ ከሰው ልጅ ሊያስፈልግ ይችላል እና ገንዘብ መስጠት እና ምግብ መስጠት ውጪ አይደለም። ስለዚህ በገንዘቡ ለሱ የሚያስፈልግ ገንዘብ የሚያስገኝ ሌላ ስራዎችን ለሱ ሰርቶ ፈጥሮ መተው ነው የሚያስፈልገው። እና ስኪል ጋር ድንገት ካለ ስኪል ጋ ነገሮችን እንዲህ እንዳደርግ የማሰልጠን ስራ አሰልጥነው ወደ ስራ የማስገባት ስራዎችን ሰርቶ መጨረሻ ላይ እንግዲህ ይሄ ሁሉ ሆኖ ከሆነ በኋላ ግን ምስጋና ከእግዚአብሔር ነው ማለት እግዚአብሔር ይባርካል ማለት ነው። እና ከሰው ምስጋና መጠበቅ ሳይሆን የእግዚአብሔርን እንደሚባርክ ያን አምኖ ስራዎቹን መስራት ነው የሚያስፈልገው። አንዳንድ ካልባረከኝ ማለት እኔ እንዲህ እንዲህ አድርጌለት እንዴ እንዴ እንዴ አድርጌለት እንዴ እንዴ አድርጌለት የሚሉ ሰዎች አሉ ይሄ አግባብና መልካም አይደለም። ምክንያቱም ማድረግ አንተ ስታደርግ ከፍጹም ልቤ ከፍጹም ልቤ መሆን አለበት ምንም ዳዊት የሚያስነሳ ነገር ወይም አንተም የሆነ እያወራህ እኔ እንዲያደርግለት ይሄ ቅርብ ሰው ነው ምናምን የሚል ነገር የሚያወርህ መሆን የለበትም። ሁሉም ነገር በቃ እንደ በጎ እስከሆነ ድረስ ለሁሉም መቆም ወደኋላ የምመለስ ሂሳብ አይኖርም። ማለት ወደፊት ከዚህ እንደዚህ አገኛለሁኝ ወይ እንዲህ አተርፋለሁኝ ብለህ ማንኛውም ነገር ማድረግ የለብኝም ማለት ነው።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት እኔ ማደርገው ነገር ምንድነው ክረምትም ይሁን በጋ እኔ ብዙም እንትን አድርጌ አላውቅም ግን በገጋ ወቅት እኔ እህልም የምሰበሰብበት እንትን የለም ጎተራ የተለያዩ እንትኖችን የማደርግበት ነገር ስለሌለ በጋም የሆነ ክረምት ክረምት የሚያስጠላው ዝናቡና ጭቃው ምናምን በጣም ያስጠላል ደግሞ በበጋው ደግሞ አቧራው ከመሬት ላይ እንትን ሲል በቃ የሚያስጠላው ያ ነው እና በጣም ጥሩ አይደለም ክረምትም ደግሞ ሲበዛ ጥሩ አይደለም ማለት ነው። ሁሉም በተመጣጣኝ መልኩ መሆን አለበት ግን አሁን ላይ እርሻ የሚሰሩ ሰዎች መጎዳት የለባቸውም። ከእርሻቸው ማለት ነው አሁን ለምሳሌ እኔ በፈለኩት ወይም የእንትን የሚያደርግ ሳይሆን አሁን ተፈጥሮ ስለሆነ በርግጥ ዝናብም መብዛት የለበትም ደግሞ ማለት በወቅቱ ሁሉም ነገር መሆን አለበት እህል በሚሰበሰብበት ሰዓት ላይ ዝናብ መብዛት የለበትም። በሚዘራበት ሰዓት ደግሞ ላይ ዝናብ መጥፋት የለበትም። እና የእያንዳንዱ ነገር በተመጣጠነ ዋጋ ማለት በተመጣጠነ ሁኔታ ስናቡም ሆነ ፀሀይ መሆን ያለበት። እንግዲህ እግዚአብሔር ሲፈጥር ሁሉም ነገር እርሱን የፈጠረውና ተፈጥሮአዊ ይዘቱን ጠብቆ ወቅቱን ጠብቆ መሄድ አለበት። እና እንዲህ አይነት እንትኖቹ ለሀገር ግንባታ በጣም አስፈላጊ ነገር ነው። አሁን በጋ ላይ እኔ በበኩሌ ምንም የማደርገው ነገር ይሄ ነው የምባል ነገር የለም። በጋ ላይ እንግዲህ ድሮ ከሆነ ትምህርት እንማራለን። ተማሪ ሰውም አሁን ከተማሪነት ህይወት አልጋ ወደ መንግስት ሰራተኝነት ህይወተ አልፌያለሁ። ማለት ሰራተኛ ነኝ አሁን እና ለስራ ለመሄድ ምናምን በጋ ከክረምት ይልቅ በጋ የተሻለ ነውና እንደዛ አይነት ስራዎቹ ምናምን ከሆኑ ጥሩ ነው ግን ስራም ይሁን ህዝብ ሲኖር ነው ስራውን የሚሰራው እና መጀመሪያ የምግብ ወይም ለምግብነት ሚሆኑ ነገሮቹ ሰብሎቹ ምናምኖቹም አሁን መኖር አለባቸው ለዛ ደግሞ ዝናብም ፀሀይም በተፈጥሮ ይዘቱን ጠብቆ መዝነብና እንትን ማለት አለበት እና አንዳንድ ቦታዎቹ ደግሞ ዝናብ ካልዘነበ ድርቅ ይባላል። እና ድርቅ ይከሰታል። እና ድርቅ ሲከሰት ብዙ ነገሮችን ነው የሚያበላሽ። አሁን መሬቱ ይሰነጣጠቃል። ከብቶቹ በራብ ምክንያት ወይም በውሃ ጥማት ምክንያት ይሞታሉ። እንደዚህ አይነት ነገሮች እንዳይፈጠሩ ድርቅ መከላከያ የሆኑ ነገሮችን ማድረግ አሁን ለምሳሌ ሰፋ ባለ መሬት ቆፍሮ ውሃ ማክማቸት። የተለያዩ ዘዴዎችን ከገጠመው ውሃ አቁሮ በማስቀመጥ በጣም አስፈላጊ ነገር ነው ምክንያቱም በጋ አንዳንዴ በጋዎቹ በጣም በጣም አስቸጋሪ በጋ ሊሆንም ስለሚችል ለበጋ ለበጋ ክረምት ሲመጣ አቁሮ ማስቀመጥ ያገለቅላል ማለት ነው። አሁን ከብቶች ከዛ ሊጠጡ ይችላሉ ለተለያዩ ነገሮች ያ ውሃ ሊያገለግል ይችላል ስለዚህ ክረምትን በአግባቡ ሰርቶ በጋን የክረምቱን ዝናብ መጠቀም ይቻላል ማለት ነው። በዚህ በሰለጠነ ዘመን የተለያዮ ዘዴዎችን ይቻላል እና ክላውድ ሴዲንግን ማድረግ ይቻላልም የትም አካባቢ በኢትዮጵያ አካባቢ ሆኖ ይሄን ማድረግ መንግስት ደግሞ ድጋፍ ሊያደርግለት ይችላል።

የምትወደው ቀለም ምንድነው? የምወደው ቀለም ሰማያዊ ቀለማዎችን በጣም ነው የምወደው እና ሰማያዊ ቀልም ለምንድነው የወደድኩት። አለም አቀፍ ማለት ማንም ሰው ሰማያዊ ቀለምን ይወዳል። እና እኔ ብቻ አይደለሁም እና ሰማያዊ ቀለም ለሁሉም ነገር ላይ ያገለግላል ማለት አሁን ለምሳሌ በጣም ማለት ደስ የሚሉ ቀለማት መካከል ሰማያዊ ቀለም አንድ ነው። ሌሎች ደግሞ ቀደሞሽ ሊኖሩ ይችላሉ ግን እንዴ እኔ ሰማያዊ ቀለም በጣም ነው ደስ የሚለኝ። እንደ ሰማያዊ ቀለም ደስ የሚለኝ ቀለም የለም። እና ቀለሞቹ ሂደት ደረጃዎቹ በጣም የተለያዩ ናቸው አሁን ለምሳሌ በክለሪንግ ኢንጂነሪንግ የተማረ ሰው የአንዳንዱን ቀለም ሁኔታዎችን እና የቀለም ሚፈጠሩ ክስተቶችን ያውቃል ማለት ነው። አሁን ለምሳሌ ጥቁርና ነጭ እንትን ቢደረግ ምን አይነት ከለር ይወጣል ቀይና አረንጓዴ ሲፈጠር ማለት ብትደበላልቅ ምን አይነት ከለር ይወጣል? የምለውን ነገር እያንዳንዷን ነገር ይሰራሉ ማለት ነው። ካልኩሌተሩ በካልኩሌሽንም ሊሆን ይችላል ለክተውም ዝም ብለው ልጨምሩ ይችላሉ። እና እያንዳንዱን ነገር በ እንትኑ መሰረት በ ካላንደሩ መሰረት ሊያደርግ ይችላል ማለት ነው። እና ያ የሚሰራው ራሱ የሆነ የካልኩሌሽን ይኖራል ማለት ነው። አሁን ለምሳሌ ከሌለ ኬሚካል ኢንጂነሪንግ የተማረ ሰውም ሊያውቅ ይችላል። ካልሆነ ደግሞ ከለር ስፔሻሊስት የሆነ ሰዎች የአንዳንዱን ከለር አሁን ለምሳሌ የቤት ዲዛይን የሚያደርጉ ሰዎችም ሊያውቁ ይችላሉ ቤቱን ከለር በምን አይነት ከለር ቢኖር ነው የምሻለው? በምን አይነት ቀለም አሁን ቅለሞች ቢቀቡ ነው? ምን አይነት ነገር ቢሆን ነው እያንዳንዱን የመብራቱስ ቤት በበኩል ነው ምን አይነት ብርሃን መኖር አለበት? ቀይ ነው ነጭ ነው የምለውን ነገር የእያንዳንዷን ነገር ዲዛይን ማድረግ ይችላሉ ማለት ነው። አሁን ዲዛይነሮቹም የተለያዩ ኮርሶችም ማለት ነው እና ያ አማራጮችን መጠቀም በጣም እንትን ነገር ነው። አሁን ከለር ለሁሉም ነገር ነው በርግጥ የሚያገለግለውና የከለር እንትኖቹ ውህደቶቹ በጣም ጥሩ ነገር ነው። እና ውህደት የአንዳንዱን አዋህዶ የሚሸጡ የሚሸጡ ሰዎችም ትርፋማ ናቸው። እና አንድ ከለር ለምሳሌ ከለር እንትን ሊሆን ይችላል በጣም ማለት ነው። አሁን ግራጫ ከሌለ ለምሳሌ ከ ጥቁር እና ከሰማያዊ ከለሮች የሚፈጠሩ ነገሮች በጣም ውድ ሊሆን ይችላሉ። እና በጣም ለህንፃዎቹ ለተለያዩ ግንባታ ስራዎቹ የግራጫ ከለር አሁን ከተማ አካባቢ የግራጫ ከለር በጣም ነው እንትን የምወደደው እና ለዛ የግራጫ ከለሮችን መምረጥ ይችላሉ